አዎ ከደንበኛ ጋር እሰራለሁኝ። እኔ የኮምፒውተር ሳይንስ ተመራቂ ነኝ። የራሴ የኮምፒውተር ጥገና ቤት አለኝ። ኮምፒውተር ጠግናለሁ የተበላሸ ኮምፒውተር አስተካክላለሁ ሶፍትዌርም ካስፈለገ እጭናለሁኝ እንደየአስፈላጊነቱ። የኮምፒውተር አገልግሎት እሰጣለሁኝ እና የራሴ ኮምፒውተር ቤት አለኝ። የኮምፒውተር ቤት ማለት የኮምፒውተር ጥገና ማለት ነው መሸጫ ሳይሆን ጥገና ነው ያለኝ። እና ብዙ ደንበኞች አሉኝ ደንበኞቼ ደግሞ እንደየ አጠቃቀማቸው ኮምፒውተር ብልሽት ያጋጥማቸዋል ማለት አንዳንዱ ምንም አይነት የሶፍትዌር አጠቃቀም እውቀት የሌለው ደንበኛ አለኝ። አንዳንዱ ደግሞ ሶፍትዌሩን እንዴት እንደሚጠቀም ያውቃል ግን የኮምፒውተሩን ጥሬ እቃ አገጣጠም ወይም አጠቃቀም ወይም ብልሽቱን ማስተካከል አይችልም። ያ ማለት ለምሳሌ አንድ ኮምፒውተር ራሞስ ይበላሽ ምንድነው የሚያሰማው ድምጽ? ወይም አንድ ኮምፒውተር ማዘርቦርዱ ሲበላሽ የሚያሰማው ድምጽ ምንድነው? ስክሪኑን ሲበላሽ የሚያሰማው ድምጽ ምንድነው? የሚለውን ብዙ ደንበኞች አያውቁም ኮምፒውተሩን ይጠቀማሉ ብልሽቱ ላይ ግን ምንም ግንዛቤ የላቸውም። ስለዚህ ምንድነው ማደርገው እኔ ሲበላሽባቸው ስልክ ለጥፋለሁኝ ቢሮዬ ላይ። ኮምፒውተር የምጠግንበት ቦታ ላይ ስልክ ሁሉም አድራሻ አለ ደንበኞቼ እሱን መረጃ ይይዛሉ። ከዛ የተበላሸባቸውን አይነት ይነግሩኛል ማለት ኮምፒውተሩ ምኑ ጋር ነው የተበላሸው የሶፍትዌር ችግር ነው ወይስ የሃርድዌር ችግር ነው የሚለውን እንለያለን። ከዛ በኋላ ውስብስብ ከሆነና በአካል መምጣት የሚያስፈልግ ከሆነ የስራ ቦታዬ ድረስ በአካል ኮምፒውተሩን ይዘው ይመጣሉ። ከመጡ በኋላ ቁጭ ብለን እንነጋገራለን መጀመሪያ ኮምፒውተሩ ከመበላሸቱ በፊት ምን እየሰራ ነበረ ሲበላሽሽ ምን እየሰሩበት ነበር የሚለውን እንነጋገራለን ከደምበኛዬ ጋር ማለት ነው። ከዛ ደንበኛዬ ከመጀመሪያ ጀምሮ ሳይበላሽ በፊት የነበረውንና ከተበላሸበት ቅጽበት ጀምሮ እስካሁኗ ሰዓት ያለውን ችግር ይነግረኛል። ከዛ በኋላ ምን ማድረግ እጀምራለሁ ስለ ብልሽቱ ማሰብ እጀምራለሁ። ከዛ ምን ያህል ጊዜ እንደሚፈጅ ምን ያህል ገንዘብ እንደሚፈጅ ምን ያህል ጉልበት እንደሚፈጅ ለደምበኛዬ እነግረዋለሁ። ከዛ ደንበኛዬ ያንን የሚፈጀውን ጊዜ የሚፈጀውን ጉልበት ሁሉንም ከተረዳ በኋላ ወደ ገንዘብ ድርድር እንገባለን። ይሄን ያህል ጊዜ ይሄን ያህል ጉልበት ይፈልጋል ስለዚህ ይሄ ወደ ብር ሲቀየር ደግሞ ይሄን ያህል ነው ብዬ ለደንበኛ እነግረዋለሁ። ከዛ ደንበኛ ያመነበትን ይከፍለኛል ካላመነበት ደግሞ አይቀንስም ወይ ብሎ ይከራከረኛል። ስለዚህ ከደንበኛዬ ጋር ቁጭ ብለን ነው የምንነጋገረው ብዙ ደንበኞች አሉኝ በኮምፒውተር ብልሽት የማስተካክልላቸው ደውለውም የሚጠሩኝ ቤታቸው ቢሯቸው ድረስ ሄጄ የምሰራላቸውን ደንበኞች አሉኝ። ስለዚህ ደንበኞችን አላስከፋም እነሱም ደግሞ በእኔ ስራ አያፍሩም። እያንዳንዱን ነገር ጥንቅቅ አድርጌ ነው የምሰራላቸው ክፍያቸውም ጥሩ ነው። ስለዚህ ከደንበኞቼ ጋር በደንብ ነው የምሰራው በደንብ ነው የምግባባቸው በደንብ ነው የምሰራው። እኔም በስራ እንዲተማመኑብኝ አደርጋለሁኝ ይሄን ማድረግ የምችለው እንዴት ነው? የተበላሸውን ብልሽት በትክክል መጠገን ብልሽቱን በደም መረዳት ከዛ በኋላ እንዴት ነው የሚጠገነው የሚለውን ደግሞ የራሴን እውቀት ጨምሬ ያንን ኮምፒውተር መጠገን ይሄን ነው የማደርገው ለደንበኞቼ። ስለዚህ ከደምበኞቼ ጋር ያለኝ ግንኙነት በጣም የጠበቀ ነው። ደምበኞችን ላለማስቀየም ጥረት አደርጋለሁኝ። ደንበኛ ከሌለ ደቡብ ምንም ማድረግ አይቻልም የምንም ስራ መሰረቱ ደንበኛ ነው። ነጋዴምንሆን ኮምፒውተር ስራምእንስራ ምንም እንሁን ደንበኛ ከሌለ ምንም ማድረግ አንችልም። እያንዳንዱ ነጋዴ እያንዳንዱ ሰራተኛ የሚሸጠው ክህሎት ያለው ሰው በሙሉ ከደንበኛ ጋር መስራት አለባት ለምሳሌ እኔ አንድ አሪፍ ክህሎት ቢኖረኝ እና መሸጥ ብችል የሚገዛኝ ሰው ከሌለ ምንም ማድረግ አልችልም ክህሎቱ ብቻውን ምንም አያደርግልኝም። ስለዚህ ከደንበኛ ጋር መስራት ግዴታ ነው። እኔም ከደንበኛዬ ጋር በደንብ እሰራለሁኝ

እንደሚታወቀው ብዙ አይነት ዳቦ አለ ማለት የሚጋገርበት ወይም የሚሰራበት ብዙ አይነት ዳቦ ነው ያለው። ለምሳሌ የኬክ ዳቦ አለ። የድፎ ዳቦ ወይም ከስንዴ ብቻ የሰራ ዳቦ አለ። ከገብስም የሚሰራ ዳቦ አለ ብዙ አይነት ታይፕ ነው ያለው በተለይ በኢትዮጵያ። አሰራር ብዙ አይነት ዳቦ ነው ያለው። ከእነዚህ ውስጥ እኔ በጣም የምወደው ከገብስ ሚሰራ ዳቦ ነው። ለምሳሌ ከስንዴ የሚሰራ ዳቦ ወይም በማሽን የሚሰራ ዳቦ የተለያየ እርሾ ይጨመርበታል። እርሾ ሲጨመርበት ይሄ መደበኛውን የዳቦ ጣም ያጣል። ስለዚህ በጣም ጥሩ የሚሆነው ከገብስ የሚሰራ ዳቦ ምንም አይነት እርሾ የሌለው እርሾ ማለት ዳቦ ቶሎ እንዲቦካ የሚያደርግ ነገር ግን እርሾ ባይጨመርበት ከሚኖረው ጥቅም የሚጎዳ አይነት ነው የሚሆነው። ለምሳሌ እርሾ በጣም ሲበዛ ቶሎ ይቦካል ግን ጣዕሙ ከመደበኛ ወይም ከተፈጥሮ ይዘት ይለቃል። ስለዚህ እኔ በጣም የምወደው ምንም አይነት እርሾ የሌለበት የግብስ ዳቦ። የሰንዴ ዳቦም ቢሆን እርሾ ከሌለበት ጥሩ ነው ይመቸኛል። ግን ብዙ ጊዜ በተለይ አሁን አሁን እየተጋገሩ ያዱ ዳቦዎች ብዙ ኬሚካል የሚበዛባቸው እና አርሾ የሚበዛባቸው ናቸው በተለይ የሚሸጡ ዳቦዎች። ቶሎ እንዲደርሱ ለሁሉም ማህበረሰብ ቶሎ እንዲደርሱ በሚል ብዙ እርሾ የሚጨመርባቸው ናቸው። እርሾ ደግሞ የዳቦውን ጣዕም ይቀይረዋል ቶሎ እንዲቦካ ያደርጋል በርግጥ እውነት ነው። ግን ይሄ ጣዕሙን ይቀይረዋል ተፈጥሮአዊ ይዘቱን ይቀይረዋል። ያ ደግሞ ምን ያመጣል የመኮምጠጥ ባህሪ ያመጣል። የመኮምጠጥ ባህሪ ማለት የዳቦ ዘፍጥሮአዊ ይዘት ጣዕም ይለቅና የእርሾን ጣዕም ይወስዳል። የእርሾ ጣዕም ደግሞ በጣም አስቸጋሪ ነው። ለጨጎራ ምሽት ያጋልጣል ለተለያዩ ምሽታዎች ያጋልጣሉ። ስለዚህ እኔ በጣም የምወደው ምንም አይነት እርሾ የሌለበት በቤት ውስጥ የሚጋግር ዳቦ። ቤት ውስጥ የሚጋግር ዳቦ ማለት እርሾ ሳይጨመርበት እናቶች የሚያጋግሩት ዳቦ የሚሰራውም ከስንዴ ብቻ ወይም ከግብስ ብቻ ነው። ዲዛይን ዳቦዎች ይመቹኛል በጣም እወዳለሁኝ። ነገር ግን ከገበያ የሚገዙ ዳቦች በጣም ከፍተኛ ችግራቸው ምንድነው? ብዙ ኬሚካል ብዙ እርሾ ይጨመርባቸዋል። ያ የሚሆነው ለምንድነው? እርሾ የማይጨመርበት ከሆነ ቶሎ ቶሎ አይቦካም። ቶሎ የማይቦካ ከሆነ ደግሞ ቶሎ ለማህበረሰቡ አይደርስም ምክንያቱም የሚገዛው ማህበረሰብ በብዙ ሚሊየን በብዙ ሺህ የሚቆጠር ብዛት ነው ያለው። ለዚህ ሁሉ ማህበረሰብ ለማድረስ ምን መደረግ አለበት እርሾ መጨመር አለበት። እርሾ ደግሞ የራሱ አሉታዊ ተጽዕኖ አለው። ጣዕሙ ላይም ጭምር ጥቅሙ ላይም ጭምር። ንጹህ የስንዴ ዱቄት ብቻ ቢሆን ዳቦ ንጹህ የገብስ ዱቄት ብቻ ቢሆን በጣም አሪፍ በጣም ለሰውነት ተስማሚ ነው። ነገር ግን እንደዛ አይደለም የሚሰራው ብዙ እርሾ ይጨምሩበታል። ይሄ የራሱ የሆነ አሉታዊ ተጽኖ አለው ለጤናም ከፍተኛ ችግር አለው እርሾ በበዛ ቁጥር። ስለዚህ በአጠቃላይ እኔ በጣም የምወደው ከንጹህ የስንዴ ዱቄት የተሰራ ዳቦ እና ከግብስ ዱቄት የተሰራ ዳቦ ነው እሱም ምንም አይነት እርሾ የሌለበት ከሆነ በጣም ነው የምወደው። እርሾ የሌለበት በቤት ውስጥ እናቶች የሚያዘጋጁት ማለት ነው። እርሾ ሳይጨምሩበት እንዲሁ በተለይ ለበአል አካባቢ የሚዘጋጀው ዳቦ እንዴት እንደምወድ። ማለት እርሾ አይጨመርበትም እንዲሁ በጊዜ ይቦካል በራሱ ጊዜ ኩፍ ይላል። እርሾ ሳይጨመርበት ማለት ነው እነዛ የዳቦ ለጤናም ተስማሚ ነው። እኔም በጣም እወዳለሁኝ።

የመብራት ችግር ብዙ ጊዜ ያጋጥማል በተለይ እንደ ኢትዮጵያ የመብራት መቆራረጥ ብዙ ችግሮች አሉ። በተደጋጋሚ ይጠፋል። መብራት ሲቋረጥ እኔ የማደርገው የመጀመሪያው ሻማ ማዘጋጀት ነው። ከዛ ውጪ ደግሞ የስልክ ባትሪ መጠቀም ነው። እንደየ አካባቢው ይለያያል በእርግጥ እውነት ለመናገር ለምሳሌ ከተማ ውስጥ በኢትዮጵያ አካባቢ በብዛት የተለመደው ከተማ ውስጥ ማንም ሰው እንደሚያደርገው የስልክ ባትሪ እጠቀማለሁ ሻማ አበራለሁ ሌላ ደግሞ ይሄ ሶላር የሚባል ከፀሀይ ብርሃን የሚሰራ ባትሪ አለ እሱን እጠቀማለሁኝ የፀሀይ ብርሃን የሚመጥ ከዛ ማታ ደግሞ የራሱን ብርሃን የሚሰጥ ሶላር የሚባል አለ እሱን እጠቀማለሁ ይሄ ከተማ ውስጥ የምናደርገው እኔ የምጠቀመው ነው። ወደ ሌላ አካባቢ ወጣ ስንል በተለይ ወደ ገጠሩ አካባቢ ወጣ ስንል ደግሞ መብራት ሲጠፋ የሚጠቀሙት ምንድነው ኩራዝ ሚባል አለ። በነዳጅ የሚሰራ ኩራዝ የሚባል ይጠቀማሉ ሌላ ደግሞ እንዲሁ በብዛት ሻማ የመጠቀም ዝንባሌ አለ። እኔ ግን መብራት ሲቆራረጥ የምጠቀመው ሻማ እና የስልክ ባትሪ እና ሶላር ነው ሌላው መብራት ሲቆራረጥ የማደርገው ነገር ለምሳሌ ቴሌቪዥን ወይም ፍሪጅ ወይም የተለያዩ እቃዎች ተሰክተው ከሆነ እነቃቅላለሁ። መብራቱ ተመልሶ ሲመጣ እንዳያቃጥላቸው እነሱን ነቃቅዬ አስቀምጣለሁ። ለምሳሌ ትላንትና ምን አጋጠመኝ ቴሌቪዥን እያየሁ እያለ መብራት ይመጣል ይሄዳል ይመጣል ይሄዳል በተደጋጋሚ ይቆራረጣል። ከዛ ቴሌቪዥኑን ረስቼ አልዘጋ አልነቀልኩትም አልዘጋሁትም ነበረ ተቃጠለብኝ ለኪሳራ ዳረገኝ ማለት ነው። ከዛ በኋላ ምንድነው ማደርገው መብራት ሲመጣ ሲሄድ ወይም በተደጋጋሚ ሲቆራረጥ ተሰክተው ያሉ በኤሌክትሪክ የሚሰሩ ተሰክተው ያሉ የኤሌክትሪክ መሳሪያዎችን በሙሉ እነቃቅላለሁ። ስቶቭ ሊሆን ይችላል ምጣት ሊሆን ይችላል ቴሌቪዥን ሊሆን ይችላል ፍሪጅ ሊሆን ይችላል ሁሉንም የኤሌክትሪክ እቃዎችን ነቃቅዬ አስቀምጣለሁ። ምክንያቱም ተመልሶ ሲመጣ ምን ያደርጋሉ ያቃጥላቸዋል። የኤሌክትሪክ ሀይሉ ጨምሮ ሊመጣ ይችላል ያንን አደርጋለሁኝ ሌላ ደግሞ በተለይ ማታ ማታ ከሆነ ሚቆራረጠው ቅድም ያልኩት እንዳሉ ሆነው እኔ ደግሞ ጨለማ ውስጥ እንዳልቀመጥ ምን አደርጋለሁኝ ሻማ አበራለሁ። ሻማ በብዛት እጠቀማለሁኝ ከዛ ውጪ ደግሞ ቀን ላይ ስልኬን ባትሪ ሞልቼ ከሆነ እራሱኑ ስልኬን አብርቼ እጠቀማለሁኝ። ይሄንን አደርጋለሁኝ። ከዛ ውጪ ግን ምንድነው መብራት ሲቆራረጥ የማደርገው የመብራቱን አምፖል አጠፋለሁ። ምክንያቱም በሚቆራረጥበት ጊዜ ተመልሶ ሲመጣ አምፖል ያቃጥላል ብዙ ጊዜ። ሀይል ጨምሮ ስለሚመጣ አምፖል በተደጋጋሚ ያቃጥልብኛል። ስለዚህ መብራት የሚቆራረጥ ከሆነ አምፖል አጠፋለሁ ቅድም እንዳልኩት የተለያዩ የኤሌክትሮኒክስ መሳሪያዎች ተሰክተው ከሆነ እነሱን ነቃቅዬ አስቀምጣለሁኝ። እኔ ደግሞ ጨለማ ውስጥ ላለመቀመጥ ሻማ ማብራት አደርጋለሁ ማለት ነው። ይሄንን ነው ማደርገው ብዙ ጊዜ። መብራት በሚቆራረጥበት ጊዜ ይህንን ነገሮች አደርጋለሁኝ።

እኔ የምወዳቸው ብዙ አይነት ልብሶች አሉ። ማለት እንደየልብሱ አይነት ይለያያል ይሄ ብቻ ነው የምለው። የተለየ የለኝም በርግጥ ግን በተነጻጻሪነት የምወዳቸው ልብሶች አሉ። ለምሳሌ ጨርቅ ሱሪ ወይም ጨርቅ ከጨርቅ የተሰሩ ልብሶች በጣም እወዳለሁኝ። ለምሳሌ ሱፍ ከጨርቅ ተሰፍተው የሚሰሩ ልብሶች ለአለባበስ ቀላል ለሰውነትም ብዙ የማይከብዱና ሙቀት የማይፈጥሩ ስለሆኑ የጨርቅ ልብሶች በጣም እወዳለሁኝ። ያ ማለት ግን ጂንስ ሱሪ ወይም ጂንስ ጃኬት አልወድም ማለት ሳይሆን። ለሰውነቴ የሚመቹኝ ለአለባበስ ቀላል ሆኖ የጨርቅ ስሪዎች ናቸው። ወይም የጨርቅ ኮት ያ ማለት በአጠቃላይ ሱፍ ማለት ነው። የሱፍ ከጨርቅ የሚሰሩ የተሰፉ ልብሶች በጣም እወዳለሁኝ። ሌላው ደግሞ ካኪ ሱሪ ካኪ ሱሪ ቀለል ያለ ለሰውነትም የማይከብድ ሙቀትም ብዙ የማይፈጥር በበጋም በክረምትም የሚለበስ ስለሆነ ካኪ ሱሪ በጣም እወዳለሁኝ። በሌላ ደግሞ ከፋይ ሱሪ ከፋይ ሱሪዎች በጣም ይመቹኛል። ተለብሰው በራሳቸው ጊዜ ከረራቸውን እየቀየሩ ውበት የሚሰጡ በመሆናቸው ከፋዬ ሱሪ እወዳለሁኝ። ሌላው ደግሞ ሸሚዝ ከላይ የሚለበስ ደግሞ ሸሚዝ የሸሚዝ ልብስ እወዳለሁ ቀለል ያሉ ሸሚዞች በሸሚዝ ላይ ደግሞ ጃኬት ሸሚዞቹ ቀለማቸው ብዙ አይነት ሊሆን ይችላል። ግን በብዛት የምወደው ጥቁር ቀለም አይነት ዳለቻ ቀለም አይነት እና ደግሞ ይሄ ነጭም በጣም ጥቁርም መካከለኛ አቀለም አይነት ቲሸርት እወዳለሁኝ። ከዛ ውጪ ደግሞ ጃኬት ጃኬት አይነት ልብሶች በጣም እወዳለሁ። ከላይ የሚደረቡ ልብስ አይነቶች ናቸው እነሱንም በጣም እወዳቸዋለሁ። ከዚህ በተጨማሪ ደግሞ የምወዳቸው የልብስ አይነቶች ይሄ የቱርክ ስሪቶች የሆኑ ጂንስ ሱሪች አሉ። ከቱርክ የሚመጡ ከቱርክ ወደ ኢትዮጵያ የሚመጡ የልብስ አይነቶች ወይም ደግሞ የቱርክ ሸሚዝ የቱርክ ጂንስ የቱርክ ጃኬት የሚባሉ ከቱርክ ቀጥታ ወደ ኢትዮጵያ የሚገቡ ልብሶች አሉ። እነሱንም በጣም ነው የምወዳቸው። በአጠቃላይ የልብሱ አይነት እኔ የሚመቸኝ ወፈር ያላለ በበጋም በክረምትም የሚለበስ ብርድን የሚከላከሉ ክረምት ሲሆን ማለት ነው በጋ ሲሆን ደግሞ ሙቀት በጣም የማይፈጥሩ አይነት ልብሶችን በጣም እወዳለሁ እወዳለሁኝ። በጣም እወዳለሁኝ። ሌላው ደግሞ ከቻይና የሚመጡ ጂንስ ሱሪዎች አሉ። ስማቸው በትክክል ምን እንደሆነ ባይታወቅም የጅንስ አይነት ሆነው ግን እንደ ጨርቅ ሱሪ ቀለል ያሉ ናቸው። ብዙ ጊዜ ጂንስ ሱሪ ወይም ጂንስ ጃኬት ወፍራም ነው የሚታወቀው። ከቻይና የሚገቡት ግን ወደ ኢትዮጵያ የሚገቡት ጂንስ ከጂንስ የተሰሩ ሆነው ወይም ከጥጥ የተሰሩ ሆነው በጣም ስስ ባይባልም ይሄ መደበኛ የሚባል ለአለባበስ ቀላል የሆኑ ከጥጥ የተሰሩ ልብሶች አሉ እነሱም በጣም ነው የምወደው። ብዙ ጊዜ ከጥጥ የሚሰሩ ልብሶች የጥጡ አይነት ይወስነዋል በርግጥ ግን ለመልበስ ቀላል ሙቀትም ብርድም የሚከላከሉ አይነት ልብሶች ናቸው። እና እንደዚህ አይነት ልብሶች በጣም ይመቹኛል። ግን በብዛት በአጠቃላይ እኔ በጣም የምወደው ልብስ ከጨርቅ የሚሰሩ ልብሶች በጣም ነው የምወደው።

አዎ እንደገና ጥቅም ላይ መዋል አደርጋለሁ ማለት የተለያዩ ነገሮች እኔ የምጠቀምባቸው ነገሮች በሚበላሹ ጊዜ እንደገና ጥቅም ላይ እንዲውሉ አደርጋለሁ። ያ ማለት ለምሳሌ የኤሌክትሮኒክስ እቃዎች ከሆኑ ለረጅም ጊዜ ተጠቅሜባቸው ከሆነ በሚበላሹ ጊዜ ምን አደርጋለሁኝ? ከእንደገና ሌላ ጥቅም እንዲሰጡ አደርጋለሁ። እነዛን እቃዎች ከሌላ እቃ ጋር በመገጣጠም ሌላ ጥቅም እንዲሰጡ ማለት መጀመሪያ የተፈጠሩበት ወይም የተሰሩበትን አገልግሎት ጨረሰው ከሆነ በሌላ ዲዛይን ሌላ አገልግሎት እንዲሰጡ አደርጋለሁኝ። ወይም ሌላ ጥቅም እንዲሰጡ እንጂ የትኛውንም እቃ ገዝቼ ተጠቅሜ ስጨርስ አልጥልም። ከእንደገና በሌላ አሰራር ሌላ ጥቅም እንዲሰጡ አደርጋለሁኝ። በተለይ በተለይ በብዛት የኮምፒውተር እቃዎች የቴሌቪዥን እቃዎች እንደዚህ አይነት እቃዎችን አገልግሎታቸውን ሲጨርሱ አልጠላቸውም። እፈታቸዋለሁ ውስጡ ያሉትን እቃዎች በሌላ እቃ በመግጠም አገግሎት እንዲሰጡ አደርጋለሁኝ። ምክንያቱም እያንዳንዱ እቃ የተሰራው ለአንድ አገልግሎት ብቻ አይደለም። በደንብ ኢንተርኔት ላይ ብናይ ዲዛይን ሌላ አገልግሎት እንዲሰጡ አደርጋለሁኝ ወይም ሌላ ጥቅም እንዲሰጡ እንጂ የትኛውንም እቃ ገዝቼ ተጠቅሜ ስጨርስ አልጥልም። ሁሉም እቃዎች የተሰሩት ለአንድ ጥቅም ብቻ አይደለም ብዬ ነው ማምነው። እና እንደገና ሌላ ጥቅም እንዲሰጡ ሌላ አገልግሎት ላይ መዋል ይቻላል ብዬ አምናለሁኝ እሄ ግን ክህሎት ይፈልጋል። ዝም ብለን ስለፈለግን ብቻ ለሌላ አገልግሎትም ማዋል አንችልም። ክህሎት ይፈልጋል ወይም እውቀት ይፈልጋል። ስለዚህ አሁን ዘመኑ በጣም የተመቸ ነው። ኢንተርኔት ላይ መመልከት ነው ስለዚህ እያንዳንዱ እቃ ሲበላሽ መጣል የለብንም። እኔ በፍጹም እቃ ሲበላሽብኝ አልጥልም። ኢንተርኔት ላይ አያለሁ እንዴት እንደሚሰራ በደንብ እመለከታለሁ ከዛ በኋላ ሌላ ጥቅም እንዲሰጥ አደርጋለሁ። ዝም ብለን ስለፈለግን ብቻ ለሌላ አገልግሎትም ማዋል አንችልም። ምክንያቱም ለምሳሌ ማዘር ቦርዱ ቢበላሽ ከውስጡ ራሙን አውጥቼ ሌላ ኮምፒውተር ላይ መግጠም እችላለሁ። ፓወር ሰፕላይ ወይም ፓወር የሚመግበው እቃ ቢበላሽ እሱን አውጥቼ ሌላ እተካና እዛው አገልግሎት እንዲሰጥ አደርጋለሁኝ ማለት ነው። ስለዚህ እያንዳንዱ እቃ ሲበላሽ መጣል የለብንም ውስጡ ብዙ አይነት እቃዎች ስላሉ እነሱን አውጥቼ ሌላ ጥቅም ላይ ማዋል እችላለሁ። እሄ ቅድም እንደገለጽኩት እውቀት ይጠይቃል። ወይም በዛ ጉዳይ ላይ እውቀት ሊኖረን ይገባል። እውቀት ካለን የትኛውም በተለይ በተለይ የኤሌክትሮኒክስ እቃዎች ጥቅማቸው ቀላል አይደለም። ጥቅማቸው ቀላል አይደለም። ስለዚህ አንዱ እቃ ቢበላሽ ከውስጡ አውጥተን ሌላ እቃ ላይ ማዋል እንችላለን። ተበላሸ ብለን የምንጥለው ከሆነ በጣም ብዙ ኪሳራ አንክስራለን። ምክንያቱም ለምሳሌ ቅድም እንደጠቀስኩት ኮምፒውተር የሚሰራው ከተለያየ እቃ አይነት ነው አንድ ላይ የሚጠገነው ስለዚህ አንዱ እቃ ቢበላሽ አንዱ እቃ ለሌላው በጣም ብዙ ጥቅም አለው። ስለዚህ እኔ እያንዳንዱ እቃ እንደገና በመጠገን አገልግሎት እንዲሰጡ ማድረግ እችላለሁኝ። አሄ እኔ የኮምፒውተር እውቀት ስላለኝ ነው። ሌሎችም እቃዎች በተመሳሳይ ለምሳሌ የኤሌክትሪክ ምጣድ ኮምፒውተር ቴሌቪዥን ብዙ አገልግሎት እንዲሰጥ ማድረግ ይቻላል። አንዱ እቃ ተበላሸ ማለት ኮምፒውተር ተበላሸ ማለት አይደለም አንድ እቃ ተበላሸ ማለት ቴሌቪዥኑ ተበላሸ ማለት አይደለም። ራሱን በማውጣት ሌላ በማስገባት እንዲሰራ ማድረግ ይቻላል። አግልግሎቱን በዛ መጠን ማስገድ ይቻላል። እና እኔ እንደገና ጥቅም ላይ ማዋል በደንብ አደርጋለሁኝ። ምንም ነገር አልጥልም። አስቀመጠ እና እነሱን የሚመስል እቃዎች ሲመጡ አንድ ላይ አገናኝቼ እጠግናቸውና ሌላ አገልግሎት እንዲሰጡ አደርጋለሁኝ። በርግጥ እሄ እንደዚህ አይነት ነገሮች እውቀት ስለሚፈልጉ ሁሉን ሰው ላያደርጋቸው ይችላል። እኔ ግን እንደገና ጥቅም ላይ ማዋል አደርጋለሁ

አዎ አዳዲስ ግንኙነቶችን እፈጥራለሁኝ፣ ማለት እኔ ኮንደርሳንስ ተመራቂ ነኝ፣ የራሴ ካምፓኒ አለኝ፣ እና አዳዲስ ደንበኛ ለመፍጠር አዳዲስ ግንኙነት እፈጥራለሁኝ። አዳዲስ ግንኙነት መፍጠር ደግሞ ግዴታ ነው አንድ የኮምፒውተር ባለሙያ ብዙ አዳዲስ ግንኙነት መፍጠር ይጠበቅበታል እንደሚታወቀው ግንኙነት በብዙ አይነት መንገድ ልናየው እንችላለን፤ ለምሳሌ ደንበኛ ከመፈለግ አንፃር ልናይ እንችላለን፣ ሌላ ደግሞ ጓደኛ ከመፈለግ አንፃር ልናይ እንችላለን፣ ሁል ጊዜ ሰው አዳዲስ ነገር መፈለግ አዳዲስ ነገር ማየት ይፈልጋል ይሄ የተለመደ ነው በሰው ልጅ ባህሪ ውስጥ አዳዲስ ግንኙነት ወይም ደግሞ አዳዲስ የስራ ግንኙነት ደግሞ መፍጠር በሌላ አገላለጽ የስራ እድልን ማስፋት የደንበኛ ማብዛትም ጭምር ነው። ያ ደግሞ ለአንድ ባለሀብት ወይም ደግሞ ለአንድ ባለሙያ ብዙ ጥቅም አለሁ። አዳዲስ የስራ ግንኙነት መፍጠር ደንበኛን ያበዛል፣ ደንበኛን በብዙ እጥፍ መጀመሪያ ከነበረን በብዙ እጥፍ ያበዛልናል እኔም አዳዲስ የስራ ግንኙነት እፈጥራለሁኝ በተሰማራሁበት የስራ ዘርፍ አዳዲስ ደንበኛ ማግኘት፣ አዳዲስ የስራ ግንኙነት መፍጠር እወዳለሁኝ ምክንያቱም አዳዲስ የስራ ግንኙነት መፍጠር ለሁሉም በተለይ ለነጋዴ እጅግ በጣም አስፈላጊ ነው እጅግ በጣም አስፈላጊ ነው የአለሙን የገበያ ሁኔታ ለምሳሌ በኢትዮጵያ የቡና ነጋዴዎች አሉ እነዚህ የቡና ነጋዴዎች ሁል ጊዜ አዳዲስ የስራ ግንኙነት ይፈጥራሉ ይሄ ማለት መጀመሪያ ከአሜሪካ ጋር ብቻ የሚሰሩ ከሆነ ወደ ብራዚል፣ ወደ ቻይና፣ ወደ ራሺያ ወደ ብዙ የአውሮፓ ሀገራት ግንኙነት ይፈጥራሉ፤ ያ ማለት ምን ማለት ነው አዳዲስ የገበያ ግኝት ያገኛሉ፣ አዳዲስ ደንብኛ ይፈጥራሉ ማለት ነው። በተመሳሳይ እያንዳንዱ ሰው አዳዲስ የስራ ግንኙነት መፍጠር አለበት እንደዛ ካልሆነ የራሱን ገበያ ማብዛት ገቢውን ማብዛት አይችልም። ሁልጊዜ አንድ ደንበኛ ብቻ ካለ ከአንዱ ጋር ብቻ መስራት ውጤታማ አያደርግም። ስለዚህ በተደጋጋሚ አዳዲስ የስራ ግንኙነት መፍጠር ያስፈልጋል እኔም ይሄንን እውቀት ስለማውቅ በተሰማራሁበት የስራ ዘርፍ አዳዲስ የስራ ግንኙነት መፍጠር እወዳለሁኝ። ምክንያቱም በጣም አዋጭ ነው በደንብ ነው የሚያዋጣው አዳዲስ ደንበኛ፣ አዳዲስ ሰው መገናኘት፣ አዳዲስ ሰው መፍጠር፣ የመጀመሪያው የተለያየ የእውቀት ልምምድ እናገኛለን ብዙ ሰው ስናገኝ ብዙ እውቀት ነው የምናገኘው እያንዳንዱ ሰው ያለው እውቀት ስለሚለያይ ማለት ነው ነጋዴ የሆነ ሰው ብዙ ጊዜ ግንኙነት የሚፈጥረው ከነጋዴ ጋር ነው እንደሚታወቀው ተማሪ የሆነ ሰው ደግሞ ብዙ ጊዜ ግንኙነት የሚፈጥረው ከተማሪ ጋር ነው መምህርም እንደዛው እያንዳንዱ ሰው በተሰማርናበት የስራ ዘርፍ የሚፈጥረው ግንኙነት የተለያየ ነው። እኔም ነጋዴ ስለሆንኩኝ ወይም የኮምፒውተር ባለሙያ ስለሆንኩኝ ሶፍትዌር ስለምሸጥ፣ ኮምፒውተር ስለምሸጥ፣ ኮምፒውተር ስለምጠግን፣ ሁል ጊዜ አዳዲስ ስራ ግንኙነት ፈጥራለሁኝ ይሄ ደንበኛ ያበዛልኛል አንደኛ፤ ሁለተኛ ደግሞ ሁልጊዜ አዳዲስ እውቀት አገኛለሁ ከተለያየ ሰው ጋር ስገናኝ ከተለያየ የስራ ባለሙያዎች ጋር ስገና የተለያየ እውቀት ነው የማገኘው ይሄን ለማድረግ ሁል ጊዜ አዳዲስ ስራ ግንኙነት መፍጠር ያስፈልጋል። ለዚህ ነው አዳዲስ የስራ ግንኙነት የምፈጥረው ማለት ነው ብዙ ጥቅም ስለማገኝ ነው ብዙ ማህበረሰብ ስለምፈጠር ነው ደንበኛም በዛው ልክ ይበዛልኛል እውቀቴን በዛው ልክ ይሰፋልኛል፣ ስለዚህ ሁል ጊዜ አዳዲስ የስራ ግንኙነት መፍጠር እጅግ በጣም ጥቅም አለው። ከሁሉም ዘርፍ ማለት ነው ነጋዴው በንግዱ ተማሪው በትምህርቱ፣ አስተማሪው አስተማሪነቱ፣ ሪሰርቸሩ በሪሰርቸርነት፣ ተመራማሪ በተመራማሪነቱ አዳዲስ የስራ ግንኙነት መፍጠር እጅግ በጣም ይጠቅማል እኔም ሁል ጊዜ አዳዲስ የስራ ግንኙነት እፈጥራለሁኝ።